የኛ ቤት የተሰራው የተሰራው ከምንድነው? ነጭ ነገር ነው። ምን እንደሆነ አላውቅም። ስሙ ምን? ኮርኒስ ኮርኒስ ነው ከኮርኒስ ነው የተሰራው ኮርኒስ ነው የሚባለው። ግን ማቴሪያሉን እቃውን አላውቅም እቃውን አላውቅም። በጀሶና በ እንትን ነው

አንደኛ የክፍል ደረጃ በብእር ወይም በእስክሪቶ ነው የምንጽፈው የሚያምር የእጅ ጽሁፍ ይሰራል። ግን በየሆነ ማትስ ምናምን ስንሰራ ግን በእርሳስ ነው የምንሰራው በስራስ ነው የምንሰራው እና በቃ በብእር ብእር ባይገርማችሁ አሪፍ ነው ግን እንደው

ለተለያዩ ነገሮች የተለያዩ ቦርሳ እጠቀማለው አብዛኛው ጊዜ ተማሪ ስለሆንክ የተማሪ ቦርሳ ነው የምይዘው። የተማሪ ቦርሳዎች ብዙ እቃ ይከትልናል ኮዳ ምሳቃ ቦርሳ። ትንሽየ ቦርሳ ፔንስል ባግ እንደማለት ነው። እና እንትን ደግሞ እንጠቀማለን። ምንድነው የምንጠቀመው መሰላችሁ?

በጣም የምወደው ምግብ ሩዝ። ከሀበሻ ደግሞ ክትፎ ይባላል። ክትፎ በሀገራችን በጉራጌ ወደ ደቡብ አካባቢ የሚበላ ከ ቀይ ስጋና ከ ከቅቤ ከቅቤ ከቀዩ ስጋና ከሚጥሚጣ የሚሰራ ሲሆን በጣም የምንወደው ምግብ ነው። ሩዝ በጣም በጣም በጣም የሚመቸኝ ነው። ህንዲያዎች አጥፍተው ይሰሩታል እና በቃ በጣም የሚጣፍጥ አርፍ የሆነ ምግብ ነው።

እንደ ኢትዮጵያዊን አቆጣጠር ዛሬ ቅዳሜ ስለሆነ ወደ ስራ የሚሰራበት ቀን የለም ስራ በአሁን ጊዜ የለም ማለት ነው። ለምን ዛሬ ቅዳሜ ነው? ሰንበት ይባላል በሌላ ደግሞ ስለዚህ ስራ የለንም። ግን ስራ የሚኖረን ከሰኞ እስከ አርብ። ስራ አለን። ሁሉም ሰው በየቤቱ ባኗኗሩ የሚሰራው እያንዳንዳችን ስራ አለን። ስራ ለሰው ልጅ በጣም ጠቃሚ ነው። መኖር ያስፈልጋል እንትን አለን ግን። አንዳንድ መስሪያ ቤቶች ደግሞ ግማሽ ቀን ያደርጋሉ። ምን ስራውን ማለት ነው?